አዎ ጥራት ያለው ስራ መቅረብ እችላለሁ። ስራ ሲሰራ በጥንቃቄ መስራት፣ ዝርዝሮችን በመመርመር እና የተሰጠውን መማሪያ በትክክል መከተል እጅግ አስፈላጊ እኔ ስራ ላይ ስሆን ጊዜዬን በአግባቡ እቆጣጠራለሁ። የምፈልገውንም ውጤት ለማምጣት ሙሉ ትጋት አደርጋለሁ። ጥራት ያለው ስራ ለማቅረብ ለሰው እምነት ያመጣል። ለድርጅትም እድገት ያመጣል። ስለዚህ ሁል ጊዜ ከመጠን በላይ መሞከርና ራሴን ማሻሻል ይፈልጋል። ስለዚህ ስራ በጥራት መስራት እወዳል

ደመወዝ የሚከፈል የሚከፈለው ቀን እንደ ድርጅቱ ወይም እንደ የስራ ቦታው መመሪያ ይለያያል። አንዳንድ ድርጅቶች ደመወዝ በወር መጨረሻ ለምሳሌ በሰላሳ ወይም በሰላሳ አንድ ቀን ይከፍላሉ። ሌሎች ደግሞ በወሩ መካከል እንደ አስራ አምስት ቀን ይከፍላሉ። አንዳንድ ቦታዎች ደግሞ በሳምንት ወይም በሁለት ሳምንት አንድ ጊዜ ደሞዝ ይከፍላል። ስለዚህ ትክክለኛውን ቀን ለማወቅ የስራ ውልን መመልከት ወይም ከሀላፊ ጋር መጠየቅ ይጠቅማል። እኔ ግን ተማሪ እንደመሆኔ መጠን ወይም ደግሞ የተለያዩ ስራዎችን እንደሚሰራ ሰው ቋሚ የሆነ የደመወዝ መቀበያ ጊዜ የለኝም።

አሁን የእቃ ቁጥጥር ማድረግ እችላለሁ የእቃ ቁጥጥር ማለት ያሉትን እቃዎች በትክክል መቆጣጠር መመዝገብና እንዳይጠፉ ወይም እንዳይበላሹ ከመከታተል ማለት ነው። እቃ ሲገባ ወይም ሲወጣ በትንቃቄ መመርመር ቁጥሩንና ጥራቱን ማረጋገጥ አስፈላጊ ነው። እኔ በዚህ ስራ ላይ ስሆን ታማኝነትና ትክክልኝነት እጅግ አስፈላጊ ነው ብዬ አምናለሁ። ጥሩ የቃ ቁጥጥር የድርጅትን ኪሳራ ያነሳል። እና ስራውን በስርዓት እንዲሄድ ያደርጋል። እኔ የእቃ ቁጥጥር አድርጌ ባላውቅም ግን የእቃ እቃ ቁጥጥር በድርጅት ውስጥ። ሲሆን ታማኝነትና ትክክለኛነት አስፈላጊ ነው ብዬ አምናለው

እኔ በጣም የምወደው በዓል እንቁጣጣሽ ነው። እንቁጣጣሽ የአዲስ አመት በዓል ስለሆነ አዲስ መጀመሪያ ተስፋና አዲስ እቅድ የሚያመጣ ቀን ነው። በዚህ ቀን ሰዎች እርስ በእርስ ሰላምታ ይሰጣጣሉ። በጎ ምኞት ይመኛሉና ያለፈውን አመት በመተው አዲሱን አመት በደስታ ይቀበላሉ። እንዲሁም ልጆች አበባ ይዞ በመዞር ባህላዊ ልምዶችን ያኬዳሉ። እንቁጣጣሽ ሰዎችን የሚያቀራርብና ፍቅር አንድነትን የሚያበረታታ በዓል ስለሆነ በጣም እወደዋለሁ።

አዎን የስራ አሰራሮችን በጥሩ ሁኔታ እከተላለሁ የስራ አሰራር መከተል ስራ በስርዓት እንዲከናወን ያግዛል እና ስህተት እንዳይፈጠር ይከላከላል። እኔ ስራ ሲሰጠኝ መጀመሪያ መመሪያውን በጥንቃቄ አነባለሁ ከዚያም እንደተጠየቀው በትክክል ለመፈጸም እሞክራለሁ። የስራ አሰራሮች መከተል ጊዜን በአግባቡ ለመጠቀም ያግዛልና ውጤታማነትን ያመጣል። እንዲሁም በቡድን ስራ ላይ ሲሆን ሁሉም ሰው አንድ መንገድ ሲከተል መግባባት ይጨምራል። ስለዚህ የስራ አሰራሮችን መከተል ለግልም ሆነ ለድርጅት ስኬት አስፈላጊ ነው

አሁን አመራር ሚና አለኝ አመራር ማለት መምራት ብቻ ሳይሆን መስማማት መከባበርና መደገፍ ማለት ነው። እኔ አመራር ሚና ሲኖረኝ ቡድኑ ግብ እንዲያሳካ ግልጽ መመሪያ እሰጣለሁ። እያንዳንዱም አባል አከብራለሁ። ችግር ሲኖር በዝግጅትና በሰጥተ መፍታት እመርጣለሁ። እንዲሁም በራሴ ምሳሌ መመራት እንደሚገባ አምናለሁ። ምክንያቱም ጥሩ አማራጭ ከተግባር ይጀምራል። አመራር ሚና መውሰድ ታማኝነት ትዕግስትና ተጠያቂነት እንደሚያስፈልግ አውቃለሁ።

አዎ ውሃ ማጠጥ ውሃ ማጠጣ ውሃ ማምጣት እና መጠቀም በጣም እችላለሁ። ውሃ ሰውን ለሰውነት ጤና። እጅግ አስፈላጊ ነው ሰው በቀን በቀን ውሃ ሲጠጣ ሀይል ያገኛል። ደም ይቀይራልና ሰውን ከአካል ውስጥ ንጹህ እንዲሆን ያደርጋል። እንዲሁም ውሃ በቤት ውስጥ ሲደርስ የመጠቀም የመጠቀሚያ መንገዶችን በጥንቃቄ መመርመር አስፈላጊ ነው። ለምሳሌ ለመጠጣት ውሃ መዘጋጀት ለምግብ ማብሰል ውሃ መዘጋጀት እንዲሁም ቤትን ንጹህ ቤትን ንጽህና ለመጠበቅ ውሃ ትክክለኛ ሁኔታ ማስጠቀም ያስፈልጋል። በማጠቃለያ ውሃ መጠጣት እና መጠቀም በቤትና በተወላጅ ህይወት ላይ ትልቅ አስፈላጊነት አለው። ስለዚህ ውሃን በጥንቃቂ መጠቀም ሁልጊዜ አስፈላጊ ነው።

አዎ እኔ ብዙ ጊዜ ወደ ስራ በሰአቱ ለመድረስ እጅግ እጠነቀቃለሁ ምክንያቱም በሰአቱ መድረስ ራሴን ለማስከበር እና ስራዬን በትክክል ለመፈጸም በጣም አስፈላጊ መሆኑን እረዳለሁ። ብዙ ጊዜ ከቤት ቀድሜ እወጣለሁ መንገድ ላይ ሊከሰቱ የሚችሉ መዘገየቶችን ለመቆጣጠር በተጨማሪም ሰዓትን በአግባቡ መጠቀም ሰውን የሚያሳይ የሰውን ባህሪ የሚያሳይ መለያ ነው ብዬ አምናለሁ። አንዳንድ ጊዜ ያልተጠበቀ ነገር ቢከሰትም ቢከሰትም እሱን በቀድሞ በማሰብና መፍትሄ መፈለግ እሞክራለሁ። በአጠቃላይ በሰአቱ መድረስ ስራዬን በሙሉ ትኩረት እንድጀምር ይረዳኛል።

አዎን እኔ ልብስ በእጄ አጥባለሁ እና ይህን ማድረግ በህይወቴ ውስጥ የተለመደ ነገር ነው። በእጅ ልብስ መታጠብ ሰውን ትዕግስትና ሀላፊነት ያስተምራል እንዲሁም ራሱን ማስተዳደር እንዲችል ያሳያል። አንዳንድ ልብሶች በማሽን ሊጎዱ ስለሚችሉ በእጅ መታጠብ ከዚህ አንፃር የተሻለ መፍትሄ ነው። በተጨማሪ በእጅ የሚታጠብ ልብሱን በማወቅ በቅርብ ማርከፍና ማጽዳት ያስችላል። ስለዚህ ንጽህና በተሻለ ሁኔታ ይጠብቃል። አንዳንድ ጊዜ ቢያስቸግርም ራሴን መቻልና ለራሴ መገኘት እንደምችል ያሳየኛል ያሳየኝ ለምንድነው

አሁን እኔ ማር በጣም እወዳለሁ ምክንያቱም ማር ለኔ ጣፋጭ ምግብ ብቻ አይደለም ከዚያም በላይ ነው ለጤና የሚጠቅም ብዙ ጥቅሞች አሉት። በእለት በእለት ተእለት ህይወቴ ውስጥ ከሻዬ ጋር ወይም ከዳቦ ጋር መተከም ብዙ ጊዜ አስደስተኛል ማር ተፈጥሮአዊ ስለሆነ ሰውነቴን ያጠነክራል። ሀይልንም ይጨምራል በተለይም ሲደክም ጊዜ በጣም ይረዳል። በተጨማሪም ማር ለሳል ወይም ለጉሮሮ ችግር መፍትሄ እንደሚሆን ከልጅነቴ ጀምሮ እረዳለሁ። ስለዚህ ማር ለኔ ብቻ ለኔ የምግብ ብቻ ሳይሆን የእለት ተእለት ጤናን ህይወት አካል ነው።

በአጠቃላይ ቀላልና ምቹ የሆኑ ልብሶችን እወዳለሁ ምክንያቱም ልብስ ሰውን ከማሳየት በላይ ምቾትን መስጠት እንዳለበት አምኛለሁ። ብዙ ጊዜ ጂንስ እና ቲሸርት ወይም ሻሚዝ እመርጣለሁ ምክንያቱም በእለት ተእለት እንቅስቃሴ ተስማሚ ናቸው እንዲሁም ቀለም በጣም የሚጮህ ከሆነ ከሚ ከሚሆን ይልቅ ጸጥ ያለና ቀላል ቀለሞችን እወዳለሁ ምክንያቱም ከብዙ ነገር ጋር ማጣመር ቀላል ነው በተጨማሪም ልብሴ ንፁህና የተደረገ መሆኑ እጅግ እንጂ ወ ውድ መሆኑን አል አልጨነቅም። በአጠቃላይ ልብስ ስመርጥ ራሴን እንዲመቸኝና በሁኔታ እንዲስማማ እጠነቀቃለሁ